ጫጫታ የሚገኝበት ቦታ መገኘት ትችላለህ ወይ? እንግዲህ ሁኔታዎች ወሳኝ ናቸው ይሄንንም ጥያቄ ለመመለስ ብዙ ምክንያቶችን ልንደረድር እንችላለን። አንዳንድ ቦታዎች ጫጫታ የሚበዛባቸው ቦታዎች ይኖራሉ። ለምሳሌ ሰርግ ቦታ ላይ ብንሄድ ሰዎች ሲጫወቱ ሲጨፍሩ ሲደንሱ። የተለያዩ ሙዚቃዎችን ልንሰማ እንችላለን ቡድን ቡድን ቡድን ሰርተው ሰዎች በማህበር ሊጫወቱ ይችላሉ። የኳስ ሜዳ ላይ በምንሄድበት ሰዓት ላይ እንደዚሁ ከፍተኛ የህዝብ ጩኸት የሚስተዋልበት የሚገኝበት ቦታ ነው። ስቴዲየሞች ሁለት ጎራ ተከፍሎ ሰው የአንደኛው ግሩፕ ደጋፊ እና የሌላኛው ግሩፕ ደጋፊ በተቃራኒ ቦታ ላይ ተገኝተው የሚደግፉ ሰዎች የሚያሰሙት ጩኸት አለ። ለቅሶ ቦታ ላይ ይኖራል። ለዚህ ጩኸት ብዙ አይነት ብዙ መልክ ስላለው። ይሄኛውን ጫጫታ መገኘት ደስ ይለኛል ይሄኛውን ብለን ምክንያቶችን ልንደረድር እንችላለን። እንደሚታወቀው የሰርግ ቦታ ላይ ሃይማኖታዊ ክብረ በዓላቶች በሚገኙበት ቦታ ላይ ጩኸቶች ይበዛሉ ግን ጩኸቶቹ ደስ የሚል ጩኸት የሚፈጠርበት ቦታ ስለሆነ ከነዚ አይነት ቦታዎች ላይ መገኘት ብዙ የሚረብሽ አይነት ስሜት የለውም። ነገር ግን በጣም አስቸጋሪ ሁኔታዎች የሚገኙበት ቦታ ላይ ለቅሶ በተፈጠረበት አካባቢ ላይ የሚፈጠረው ጩኸት በጣም ህሊናን ስለሚረብሽ የሚያሳዝን አይነት ጩኸትም ስለሚሆን ለነዛ አይነት ቦታዎች ላይ መገኘት ትንሽ እውነት ለመናገር የሚረብሽ አይነት ስሜት አለው። ከዛ ውጪ ግን ያው ብዙ የሚከፋኝ አይነት አይደለም። በተለይ እንዳልኩት ሀበን ቴክ በርባራት እና ባህላዊ የሆኑ የ ሰርግ ስነ ስርዓቶች በሚከናወንበት ሁኔታዎች ላይ የሚፈጠሩ የጩኸት ድምፆችን ድምጾችንም ባደምጥ ደስ ይለኛል።

በስልክ ገንዘብ ትልካለህ ወይ? አዎ አሁን በተለይ ዘመኑ የዲጂታል ዘመን እንደመሆኑ መጠን የቴክኖሎጂ ዘመን እንደመሆኑ መጠን የተለያዩ ግብይቶችን በምንፈጽምበት ሰዓት ላይ አስገዳጅ ሁኔታዎች የሚሆኑበት አጋጣሚ አለ። አልፎ አልፎ ገንዘብ በስልካችን በኪሳችን ይዘን ማናድበት አጋጣሚዎች ይኖራሉ። እነዚህ ሁኔታዎች በሚፈጠሩበት ሰዓት ላይ የተለያዩ ክፍያዎችን በስልካችን ወይም ሞባይል ባንኪንግን በመጠቀም የተለያዩ ግብይቶችን እንፈጽማለን። በተለይ አሁን ላይ ጥሬ ግንዘብ ይዞ መንቀሳቀስ ለተለያዩ ኪሳራዎች ስለሚዳርግ ገንዘብ ሊሰረቅ ይችላል። ሊጠፍ ይችላል። ስለዚህ ብዙ ምክንያቶች አሉ። አሁን ላይ ገንዘብን በጥሬ ገንዘብ ይዞ መንቀሳቀስ የሚከለክልባቸው ሁኔታዎች መንግስትም እንደዚሁ የተወሰነ የገንዘብ መጠን ብቻ በኪሳችን ወይም በእጃችን ጥሬ ገንዘብን ይዞ መንቀሳቀስ። ስለወሰነ ጥቂት ገንዘብ መጠን ነበር ካሽ በጥሬ ገንዘብ ይዞ መንቀሳቀስ የሚቻለው የሚል ሄገ ገደምብ ስላለ። ከእሱም አንፃር። አሁን ላይ የገባያ ዋጋ ንረቱ በጣም ከፍተኛ ደረጃ ላይ በመገኘቱ ምክንያት። የሚያስፈልግ የገንዘብ መጠን በጣም ብዙ ሆኖ የሚገዛው እቃ ደግሞ ትንሽ ስለሆነ። ገንዘብን በጥሬው ተሸክሞ መንቅስቃስ ለተለያዩ ምክንያቶች ስለሚዳርግ ወጪዎች ስለሚዳርግ። እነዚህ እነዚህ ምክንያቶች በመደደር አሁን ላይ ያለውን የገንዘብ ዝውውር የምን የምፈጽመው በሞባይል ባንኪንግ ወይም በስልክ ይሁን አለ የገንዘብ ልውጦችን የምናደርገው ማለት ነው። ስለዚህ ዘመኑን መዋጀት ዘመኑን መምሰል የተለያዩ ገበያ ሁኔታዎችን በስልካችን ገንዘብ ሁኔታዎችን መፈጸም በቴሌብር የገንዘብ ዝውውር ማድረግ። ብዙ የተለያዩ የገንዘብ መላላኪያ አፕልኬሽኖች ስላሉ እነሱን በመጠቀም ገንዘብ እንላላካለን።